ሰላም ሰላም እንዴት ናችሁ ደሞዝ በየትኛው ቀን ታገኛለህ ይላል ያሁኑ መወያያ ርዕሳችን እንግዲህ ደሞዝ በወር ውስጥ እስከ አምስተኛው ቀን ድረስ ይደርሰኛል ማለት ነው። እና በወር ውስጥ እስከ አምስተኛው ቀን ድረስ እኔ ደግሞ የተለያዩ እቅዶችን አደርጋለሁ ብዙ ጊዜ ይህ እነዚህ እቅዶች የሚረዱኝ ደግሞ ደሞዙ በገባ ከገባ በኋላ በገንዘቡ ምን ማድረግ አለብኝ በብሬ ምን ማድረግ አለብኝ የሚለውን ነገር ለማወቅ እና ለመገምገም ነው ማለት ነው። ሁል ጊዜ ግምገማ ውስጥ የሚካተቱ አራት ነገሮች አሉ። ለምሳሌ አንደኛ የትምህርት ወጪ ሁለተኛ ደግሞ ቤተሰብ የመርዳት ሶስተኛ ደግሞ ለራሴ የሆነ ነገር ማድረግ አራተኛ ደግሞ ለቁጠባ የሚባሉ ማለት ናቸው። እና እነዚህ ነገሮችን ሳካትት ሁልጊዜ አካትታቸዋለሁ ብያቸዋለሁኝ እና የገንዘብ መጠኑ ከ በእያንዳንዱ ወር ስለሚለያይ ነው ማለት ነው። እና ደግሞ እዚህ ጋር መናገር የምፈልገው ነገር አንዳንድ ጊዜ በክረምት ወቅት ደሞዝ አይገባልኝም። ለምንድነው ደሞዝ የማይገባልኝ? ያን ያህል ስራ አይኖርም። ያው ከዚህ በፊት በሌሎቹ አጀንዳዎች ለማውራት እንደሞከርኩት ክረምት ጋር ብዙም ስራ የለም። በጣም እኛ አካባቢ ክረምት ጭጋጋማ ነው ደመና ነው ዝናብ ይዘንባል ሀይለኛ ዝናብ በዛ ላይ ደግሞ ብርድ ነው። እና እነዚህን ነገሮች ተጋፍጦ ወደ ውጪ ወጥቶ ጊዜዎችን የሚያካሂድ ደንበኛ የለንም። እኛም ደግሞ ራሳችንን አደጋ ላይ ጥለን ሁልጊዜም መሄድ ስለማንችል ያው ክረምት ጋር ቀዝቀዝ ይላል ማለት ነው። ስራችን እና በዛ ምክንያት ክረምት ላይ ደሞዝ አናገኝም ማለት ነው። ደሞዝ የምናገኝበት ወቅት ሁል ጊዜ በ በጋ እና በጸደይ እንዲሁም በበልግ ወቅት ነው ማለት ነው። ሁል ጊዜ በዛ ወቅት ነው ለምሳሌ ከመስካረም ወር እስከ ሰኔ ወር ባለው ጊዜ ውስጥ ማለት ነው። እና እኛ እንግዲህ ይሄንን ነገር እያሰብን እንገኛለን ማለት ነው። አሁን እዚህ ጋር ለሌላ ለማለት የምፈልገው ነገር ስለ ደሞዜ ቀን ከተናገርኩኝ ደሞዜ ምን ያህል መጠን ነው የሚለውን ነገር መናገር እችላለሁ ወይ? ማለት ነው። ለምሳሌ የኔ ደሞዝ አሁን የሚከፈለው የተጠራ አስራ አምስት ሺህ ብር ነው ማለት ነው። እና ይሄ ነገር ያው ምንም ያክል እንኳን እንደዚህ ደሞዝተኛ ነኝ ልበል እንጂ ደሞዜ ያን ያህል አይበቃኝም ምንም አይበቃኝም። ብዙ ጊዜ እቸገራለሁኝ። እና ብቻ በእግዚአብሔር የተመሰገነ ይሆነና በተቻለ መጠን እኔ እየሞከርኩ ነው። ጥሩ ነገር ለማድረግ እና አመሰግናለሁኝ ስለዚህ ስለጠየቃችሁኝ ከልብ አመሰግናለሁ። መልካም ጊዜ።

የቪዲዮ ጥሪ ታደርጋለህ ወይ? ይላል ያሁኑ የመወያያ ርዕሳችን ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ? እንግዲህ በአሁኑ የግንኙነት አጀንዳችን ይሄ ርዕስ ተሰጥቶናል እና በዚህ ርዕሶች ውስጥ ብዙ ነገር ማነጋገር እንደምንችል ተስፋ አለኝ እኔ የቪዲዮ ጥሪዎችን ብዙ ጊዜ አድርጌ አውቃለሁኝ ለምሳሌ እነዛን የቪዲዮ ጥሪዎች ከእህቶቼ ጋር ለማውራት ተጠቅሜ አውቃለሁ እንዲሁም ደግሞ ከ ክፍል ጓደኞቼ ጋር ከክፍል ተማሪዎቼ ጋር የተለያዩ ስብሰባዎችን ለማካሄድ ተጠቅሜበት አውቃለሁ ማለት ነው እና እንዲሁም ከሌሎች ጓደኞቼ ጋር ለመነጋገር ወይንም ለማውራት ተጠቅሜበት አውቃለሁኝ ማለት ነው እና እነዚህን ነገሮች ተጠቅሜበት በማውቅበት ጊዜ የተለያዩ አይነት ነገሮች ይከሰታሉ ለምሳሌ የራሳችንን ማቀነባበሪያ የራሳችንን ምስል ማቀናበሪያ ሌሎች ነገሮችን ሞክረን እናውቃለን ለምሳሌ ራሳችንን ልክ እንደ ውሻ አድርገን ወይንም ልክ እንደ ጥንቸል አድርገን ወይም መነፅር አስደረገን ራሳችን ጋር እናወራለን ማለት ነው። ይሄ ነገር በጣም ደስ ይላል እና ደስታን ይፈጥራል ብዬ አስባለሁኝ። ሌላኛው ነገር ደግሞ እኛ አካባቢ ብዙም የ ግንኙነት ግንኙነት መስመር ጋር እንደዚህ የቪዲዮ ጥሪ ለማድረግ አስቸጋሪ ቢሆንም ነገር ግን የኛ ቤት የራሳችን ከ ከኢትዮጵያ የግንኙነት አቅራቢ ድርጅት የራሳችን የገዛ ነው ስላለ የራሳችን የገዛ ነው የቤታችን ዋይፋይ ስላለ በቤታችን ዋይፋይ የግንኙነት መስመራችንን እናጠነክራለን ማለት ነው። ይሄን በመሆኑ ምክንያት የተለያዩ አይነት የቪዲዮ ጥሪዎችን እንደተመቸን እንደልባችን እንደፈለግን አድርገን መጠቀም እንችላለን ማለት ነው። እና ይሄንን ይመስላል የቪዲዮ ጥሪ ብዙ ጊዜ አድርጌ አውቃለሁኝ አዎ። ደግሞ ለየት የሚያደርገው ደግሞ ከእህቶቼ ጋር የማደርገው የቪዲዮ ጥሪ ነው ምክንያቱም ከእህቶቼ ጋር በማደርገው የቪዲዮ ጥሪ ከ ስብሰባ ይልቅ አንድ ለአንድ የሚሆን የቪዲዮ ጥሪ ነው እና እንደዚህ አይነት የቪዲዮ ጥሪዎች ደግሞ በደንብ ከፍተኛ የሆነ ጥራት ይኖራቸዋል ማለት ነው። ምክንያቱም ግንኙነቱ በአንድ ለአንድ መካከል ስለሆነ ማለት ነው። እና ይህንን ይመስላል የማደርጋቸው ቪዲዮ ጥሪዎች እድሉን ስለሰጠኸኝ በጣም አመሰግናለሁኝ መልካም ጊዜ ይሁንልህ።

ሰላም እንዴት ናችሁ ዜናውን ከየት ታገኛለህ ይላል ያኣሁኑ የመወያያ ጥያቄያችን? ዜናውን ከብዙ ቦታ አገኛለሁኝ። ያው ብዙ አይነት ምንጮች አሉ አሁን በሃያ አንደኛው ክፍለ ዘመን ዜናዎችን ከተለያዩ ቦታዎች ላይ ማግኘት እንችላለን። ለምሳሌ እነዛን ዜናዎች ከማገኝበት ቦታ መካከል ልክ እንደ ጋዜጣዎች ይጠቀሳሉ። ወይንም መጽሄቶች እና እነዚህ ሁለት የዜና ምንጮች ደግሞ በደንብ እየተዝናና ሁኝ ወይንም ደግሞ ራሴን ፈታ እያደረኩኝ የምመለከታቸው ዜናዎች ናቸው ማለት ነው። ከእነዚህ የሚወጡ የዜና ምንጮች ለምንድነው እንደዚህ ያልኩበት ምክንያት? እያነበብኩኝ ስለሆነ ዜናውን የማየው ወይንም የዜናውንም አዳምጠው ወይንም ዜናውን የምሰማው እያነበብኩኝ ስለሆነ

ሰላም ሰላም ሰላም እንዴት ናችሁ ደህና ናችሁ ስጦታ መስጠት ትወዳለህ ወይ? ይላል ያሁኑ የመወያያ ርዕሳችን እንግዲህ እኔ ስጦታ መስጠት በጣም እወዳለሁኝ። ምክንያቱም ስጦታ መስጠት የመውደድና የፍቅር እንዲሁም የማክበር መገለጫዎች ናቸው ብዬ ስለማስብ ማለት ነው። እና ስጦታ የግንኙነት ማዳበሪያ መንገድ ነው የዝምድና ማዳበሪያ መንገድ ነው። ከሌሎች ሰዎች ከማናውቃቸው ሰዎች ጋር እንኳን ስጦታ በመሰጣጠት ጥሩ የሆነ ግንኙነትን ማዳበር እንችላለን ማለት ነው። እና እኔ የተለያዩ ስጦታዎችን እሰጣለሁኝ ይሄን በማደርግበት ጊዜ። ለምሳሌ ከምሰጣቸው ስጦታዎች መካከል ልክ እንደ ሽቶ ወይንም ደግሞ ልክ እንደ ጋቢ ፎጣ ወይንም ብርድ ልብስ ወይንም ደግሞ እንደዚህ ቀለላል የሚባሉ አልባሳቶች ለምሳሌ እንደ ሹራብ ሱሪ ሱፍ ወይንም ደግሞ የእግር ካልሲ የእጅ ጓንት የአንገት ላይ ሻርፖች ኮፍያ ጫማ ሊጠቀስበት ይችላሉ ማለት ነው። እና እነዚህን ስጦታዎች በምሰጥበት ጊዜ እኔ በጣም ከፍተኛ የሆነ ደስታ ይሰማኛል ማለት ነው። ከእነዚህ ስጦታዎች በተጨማሪ መርሳት የማልፈልጋቸው ልክ እንደ የአንገት ሀብል ወይንም ደግሞ የእጅ ሀብል ወይንም ደግሞ መነፀር ሰዓት የእጅ እንደዚህ እነዚህን የመሰሉ ነገሮችን እሰጣላሁኝ ማለት ነው። እና እንደዚህ ነገሮች በጣም አሪፍና ቆንጆ ተመራጭ ነገሮች ናቸው ብዬ አስባለሁኝ። እነዚህ ስጦጣዎች ሁል ጊዜ በመስጠት የኔ የራሴን ደስታ ከፍ አደርጋለሁኝ እንዲሁም የምሰጠውንም ሰው ደስታ ከፍ አደርጋለሁ ብዬ አስባለሁኝ። እና እኔ ብዙ ጊዜ ስጦታ የምሰጥበት ጊዜ የልደታቸው በዓል ለሌሎች ሰዎች ስጦታ ስሰጥ ልደታቸው በዓል ወይንም የበገና በዓል ወይንም በአዲስ አመት ዋዜማ የመሳሰሉ ይጠቀሱበታል ማለት ነው። የምሰጥባቸው ቀናቶች እና እዚህ ጋር አንዳንድ ጊዜ ደግሞ ለእህቶቼ ጥሩ ውጤት ሲያስመዘግቡ በስራቸው ወይንም በህይወታቸው ጥሩ ነገር ሲያደርጉ እነዚህያንም ማበረቻቻ ስጦታን ለመስጠት እሞክራለሁ ማለት ነው። እና ይሄንን ይመስላል እንግዲህ ስጦታ መስጠት በጣም ነው የምወደው እንዲሁም ደግሞ መሰጠትም እወዳለሁኝ። መቀበልም እወዳለሁ መስጠትም እወዳለሁ ለማለት እፈልጋለሁኝ በጣም አመሰግናለሁ።

በመስታወት ላይ ምን ያህል ጊዜ ታያለህ? ይላል ያሁኑ መወያያ ርዕሳችን። ሰላም ሰላም እድሉን ስለሰጣችሁኝ ከልብ አመሰግናለሁ። በዚህ ውይይት ውስጥ። ያው እኔ ወንድ እንደመሆኔ መጠንና አብዛኛውን የህይወቴን የቀን ተቀን ህይወቴን ሰዓታቶች ብዙ ጊዜ በስራና በትምህርት ጋር በማሳለፌ ምክንያት ብዙም ራሴ ጋር ትኩረት ለማድረግ እና ራሴን ለመገምገም እቸገራለሁ ማለት ነው። እንግዲህ የመስታወት ላይ ብዙ ሰዓት ልቆይ እችላለሁኝ አንዳንድ ቀኔዎች ጋር እስኪ ይህንን እንይ። በመጀመሪያ ደረጃ አንዳንድ ቀን ላይ ብዙ ቀን በምቆይበት ጊዜ ምን ያህል ጊዜ እንደሆነ ለመናገር እወዳለሁኝ። ለምሳሌ አንዳንድ ቀናቶች ጋር እስከ ግማሽ ሰዓት እስከ ሰላሳ ደቂቃ ወይንም አርባ አምስት ደቂቃ አካባቢ ልቆይ እችላለሁ ማለት ነው። ለምንድነው ይህንን ያልኩበት ምክንያት ምን እያደረኩ ነው የሚለውን ነገር ደግሞ ከዚህ በመቀጠል እናገራለሁኝ። ብዙ ጊዜ መስታወት ጋር ቆሜ ስለራሴ ግምገማ አደርጋለሁኝ ስለራሴ ስላሉኝ ችሎታዎች ስላሉኝ ድክመቶች ስላሉኝ ጥንካሬዎች ስላሉኝ ግንኙነቶች ስላሉኝ ነገሮች ሁሉ ስለሚገጥሙኝ እንዲሁም ስላሰብኳቸው ነገሮች ሁሉ በስፋት ከራሴ ጋር ለመወያየት መስተዋት ፊት ቆሜ እሞክራለሁ ማለት ነው። ይህንን የማደርገው መስተዋት ፊት ላይ እምቆመው ራሴን ለማስጌጥ ለማስዋብ ሳይሆን ብዙ ጊዜ ብዙ ሰዓት የሚፈጀው በእንደዚህ አይነት ወቅት ራሴን ከራሴ ጋር ለማውራት እና ራሴን ለመገምገም ነው ማለት ነው። ያው እንግዲህ ከዚህ ውጪ ደግሞ ባለው ሁኔታ ለምሳሌ እንይ አሁን ምን ላደርግ እችላለሁኝ? በአንዳንድ ቀናቶች ውስጥ ትናንሽ አምስት ደቂቃ ምናምን ወይንም አስር ደቂቃ ድረስ ልቆይ እችላለሁ ወይ ማለት ነው ይሄ ሁለተኛ ደረጃ ነው ማለት ነው። እና አሁን በእንደዚህ አይነት ቦታዎች ጋር እንደዚህ በማደርግበት ጊዜ ሁል ጊዜ ሁል ጊዜ አብዛኛውን ጊዜ እንደዚህ ነው የማደርገው እስከ አምስት ደቂቃ እስከ አስር ደቂቃ ቆያለሁኝ በእነዚህ ጊዜያቶች ውስጥ ደግሞ እኔ ስለ ራሴ የማስብበት ሳይሆን። በቃ ፀጉሬ ምን ያህል ተስተካክሏል ምን ያህል ተበጥሯል የሚለውን ነገር ለማየት እና ራሴ ፊቴ ተስተካክሏል የአለባበሴ ጥሩ ነው ወይስ አይደለም የሚለውን ነገር ለመገምገም የማደርግበት ጊዜ ነው ማለት ነው። እና በአንዳንድ በምቆይበት ጊዜ እስከ አርባ አምስት ደቂቃ በምቆይበት ጊዜ ለመዋብ ብቻ ሳይሆን በተጨማሪ ስለራሴ ግምገማ ለማድረግ ስላለኝ ጥንካሬ ስላለኝ ድክመት ግምገማ ለማድረግ ነው። በሌሎች በአብዛኞቹ ቀን ደግሞ እስከ አምስት ደቂቃ ቆይታ በማርግበት ሰዓት ሁል ጊዜ ስለራሴ ስለ ፀጉር አበጣጣሬ ስለ ፊቴ ስለ ልብስ አለባበሴ ስለ አቋቋሜ የምገመግምበት ነው ማለት ነው። እና እድሉን ስለሰጣችሁኝ በጣም አመሰግናለሁ

እሺ በድጋሚ ስለተገናኘን አመሰግናለሁ በቤትህ ምን ያህል ጊዜ ታጸዳለህ ይላል ያሁኑ ጥያቄ? በቤቴ ብዙ ጊዜያቶችን አጸዳለሁኝ። ለምሳሌ ጠዋት ጋር ቤቴን አጽድቼ ነው የምወጣው ወደ ስራም ሆነ ወደ ትምህርት በምጓዝበት ጊዜ። እንዲሁም ደግሞ ማታ ጋር ከትምህርት ወይንም ከቤቴ ስመለስ ከትምህርት ቤቴ ስመለስ ወይንም ከስራዬ ስመለስ ወደ ቤቴ ስሄድ ቤቴን በሚገባ አጸዳለሁኝ ማለት ነው። እንዲሁም ደግሞ ከማታ ጋር ከአሥራ ሁለት ሰዓት በኋላ ወደ ስራ በድጋሚ ስለምወጣ። ከዛ ከስራ ስመለስ ቤቴን አጸዳለሁ ማለት ነው። ሌሊት አካባቢ ጋር እና እነዚህ እነዚህን ነገሮች በእነዚህ በእነዚህ ጊዜያቶች ውስጥ አደርጋለሁ ማለት ነው። ቤቴን የማጸዳው በእነዚህ ጊዜያቶች ውስጥ ነው ማለት ነው። እና በእያንዳንዱ ጊዜያት ውስጥ ቢበዛ እስከ አንድ ሰዓት ሊያቆዩኝ ይችላሉ ማለት ነው። ግን ያው የኔ ቤቴ ትንሽ ስለሆነ ለማጽዳትም ነገሮችን ቤቴ ጋር የተበላሹ ነገሮችን ለማስተካከል ብዙም ጊዜ ስለማይወስድብኝ በጣም አልተቸገርኩም ማለት ነው። እና ቤቴን ማጽዳት ወይንም የማጽዳት ጊዜ ይህንን ይመስላል። እድሉን ስለሰጣችሁኝ አመሰግናለሁ።

እሺ ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ያሁኑ መወያያ ርዕሳችን ደግሞ ስንት ኢሜል ትልካለህ የሚል ነው ማለት ነው? ያው እኔ ብዙ አይነት ኢሜሎችን ለብዙ ሰው እልካለሁኝ ከምልካቸው የኢሜል አይነቶች መካከል የስራ ኢሜል አለ። የ ከጓደኛ ጋር ለማውራት የሚደረግ ኢሜል አለ። እንዲሁም ደግሞ በውጭ ሀገር የነፃ የትምህርት እድሎችን ካገኘሁኝ ብዬ ብዙ ጊዜ እሞክራለሁኝ። እና ከነዛ ደርጅቶች ጋር የሚደረግ የኢሜል አይነት አለ። ከምልከው ኢሜል መካከል ማለት ነው እና እነዚህ በቀን ተቀን ህይወቴ ውስጥ ብዙ ኢሜሎችን እልካለሁኝ። ለምሳሌ በአንድ ቀን ውስጥ እስከ ሶስት አራት ኢሜሎችን ልልክ እችላለሁኝ። አውቃለሁኝ ይሄ ብዙ ሊባል ላይችል ይችላል ምክንያቱም እኔ አሁን የማወራው በአንጻራዊነት ከሌሎች ሰዎች ጋር በአካባቢዬ ካሉ ሰዎች ጋር ራሴን በማወዳደር ነው ማለት ነው። እና እነዚህን ነገሮች በማደርግበት ሰዓት ኢሜሎችን በምልክበት ሰዓት በጣም ደስ ይለኛል። ምክንያቱም በነዛ በዛ በኢሜሉ መገናኘት በመቻሌና የራሴን አላማ ስላስረገጥኩኝ ማለት ነው። ስለዛ በጣም ደስ ብሎኛል እድሉን ስለሰጣችሁኝ አመሰግናለሁኝ። መልካም ጊዜ